በጣም ሻማ ማብራት በጣም ነው የምወደው። አዎ ሻማ ማብራት እወዳለው። ለምንድን ደስ ይለኛል በጣም አዎ እወዳለው በጣም እና ሸማ በልደትም አበራለሁው እንዲሁም ደግሞ ማርያም መድኃኒያም ገብርኤል ሲሆንም አበራለው

የስራ ቦታዬ በጣም ጥሩ ነው። በብዛት እንደውም የምሰራው ወደ ቤቴ ውስጥ እሰራለሁ የኦንላይን ስራዎች እሰራለሁኝ። ከዛ ውጪ ደግሞ በሆነ ሰዓት ውጪ ደግሞ ቲቶሪያል እሰራለሁ እና ሱፐር ቪዥኖች አሉኝ። እሰራለሁ እና የስራ ቦታዬ ስራዬን አክብሬ ስለምሰራ ያስደስተኛል።

ሩዝ እወዳለሁ አዎ በተለይ አትክልት ስጎ አትክልት ሲሆን እወዳለሁ ስጋ ሲሆን እወዳለሁና በስመጥኝ የምትባለው ሩዝ በጣም ታስደስተኝ እንደውም ሩዝ አፍቃሪ ነኝ ግን ቆንጆ ስጎ ካለው በጣም ደስ ይለኛል ቺፕስ ምናምን ሲኖረው ደስ ይለኛል እና ሩዝ በዚህ መልኩ ብበላ እደሰታለው።

የዛሬ አየር ሁኔታ በጧት ነው አሁን ያለሁት ጧት ላይ የሆን ፀሀይ ነው። እንግዲህ በኋላ ላይ ምን እንደሚፈጠር አናውቅም። ጥሩ ይመስላል በሰማዩም ፈካ ያለ ነው። ጥሩ ነው። ግን ሰሞኑን ጠዋትና ማታ ሀይለኛ ብርድ አለ ቀን ቀን ግን ይሞቃል። እና ይሄ ነው።

የምወደው አንደኛ መጽሐፍ ባይብል መጽሐፍ እወዳለሁ ሌላው ደግሞ የምህረት ደበበን መጽሐፎች እወዳቸዋለሁ። እስካሁን ካየኋቸው የተቆለፈበት ቁልፍ ምናምን እነሱን መጽሐፎች እወዳለሁ ሳይኮሎጂክ የሆኑ መጽሐፎች ደስ ይሉኛል። ያስደስቱኛል እነሱን ባነብ እደሰታለሁ።

በእግርህ ምን ያህል ርቀት መሄድ ትችላለህ ነው የሚለው? ብዙም አይደለም ግን በጣምም ደካማ አይደለሁም በጣምም ጎበዝ አይደለሁም የተወሰነ እስከ መቶ ሜታክስ ከቤቴ እስከ ታክሲ እስከምይዝበት ነው። በብዛት የምንሄደው

አዎ ስነ ጥበብ እወዳለሁኝ ለምን ስነ ጥበብ አስፈላጊ ነው ለሰዎች ብዙ አይነት ስነ ጥበቦች የእጅ ስነ ጥበብ አለ። ስነ ጥበብ ሲባል ሌላው ደግሞ ለምሳሌ እንደ ስነ ጽሁፍ እንደ ድርሰት አይኖት ያሉ ስነ ጥበቦች አሉ። እና ደስ ይለኛል።

መስመር ላይ ገዢ ነህ ነው የሚለው አዎ መስመር ላይ አስፈላጊ የሆኑ ነገሮችን ለመግዛት ወደ ኋላ አልልም። በተለይ ኳሊቲ የሆነ ነገር ካገኘሁ ዋጋውም ስለሚቀንስ እገዛለሁኝ። እና አዎ ገዢ ነኝ መስመር ላይ የሚጠቅም ነገር ካለ አላልፍም እገዛለሁኝ።

የስራ አሰራሮችን ለመከተል እሞክራለሁ ጠቃሚ የሆኑ ነገሮችን አንዳንዴ ግን አሰራሮች ብልሹ የሆኑ አሰራሮችም ስላሉ የሚጠቅመኝ የሚጠቅመኝን አሰራሮች ከመከተል ወደኋላ አልልም። እና አከተላለሁ ጠቃሚ የሆኑትን አሰራሮች ጠቃሚ ያልሆኑትን ግን አልከተለም።

ይኔ በጣም የምወደው ፍራፍሬ ቢሆን ማንጎ ነው በጣም ነው ምወደው ማንጎ። ከዛ በቀጣይ ጣፋጭ ቡርትካን ቆምጣጣ ቡርትካን ሳይሆን ጣፋጭ ቡርትካን በጣም እወዳለሁ። ከዛ ደግሞ ፓፓያም እወዳለሁ ሙዝም እወዳለሁ። ግን በጣም እምወደው ማንጎ ነው።

እኔ አንዳንዴ ቤቱ ደብር ካለኝ ምመርጠውን ለቤት ድምቀት ቡና ቢሆን ደስ ይለኛል ለምን እጣን ስለሚጫጫስ የሆነ ድምቀት ይሰጠዋል። ሻይም ግን እወዳለሁ እንደአስፈላጊነቱ። ሻይ ግን ብዙ ጊዜ ብቻውን ስጠጣ የማስመለስ ነገር ስላለብኝ ከምግብ ጋር ከሆነ ሻይ ያስደስተኛል።

በስራ ላይ ችግሮችን እፈታለሁ አዎ ልክ እንደ ሁኔታው የሚፈቱትን ሶሉሽን በመስጠት እፈታለሁ። የማይፈቱትን ደግሞ ክሮስ ቼክ አድርጌ በተለያየ መልኩ እንዲፈታ ጥረት አደርጋለሁ።

አቧራ ችግር ይፈጥርብሃል ወይ? አዎ ይፈጥርብኛል። አንድ ልብሴን ያቆሸሻል። ሁለት ሳይለንት ካልሆነ አቧራው ዝቅ ያለ ካልሆነ ለጉንፋን ለሳይነስ ያጋልጠኛል። ስለዚህ አቧራ ችግር ያመጣብኛል

በድንቅ ቋንቋ ታምናለህ ማለት ምን? ማለት ነው እኔ ድንቅ ቋንቋ አልገባኝም ራሱ እና ድንቅ ቋንቋ ሁሉም ቋንቋ ድንቅ ነው። ማለት እንደየአጠቃቀማችን ስለሚለይ ድንቅ ቋንቋ የሚባል የለም። ሁሉም ለተጠቀመበት ቋንቋ ድንቅ ነው ስለዚህ። ቋንቋ የሚባለው ነገር ለኔ ብዙም ግልጽ አይደለም። እና በማንኛውም ቋንቋ መጠቀም አሪፍ ነው። ድንቅ ነው ስለዚህ። መጠቀም አሪፍ ነው። መጣሁ ለምሳሌ እሺ

ጨው ብዙ አልወድም። ለምን? ለጤናም ጎጂ ስለሆነ ብዙ ጨው ማብላት አልወድም። ያው ለጣም ያህል በጥቂቱ ነው ጨው የምበላው። እና እንደዛ ነው የምጠቀመው እስካሁን ድረስ። እና ሁሉም ሰው ጨው ባያበዛ ጥሩ ነው። ለምን? ጨው ጎጂ ነው እንጂ ጥቅም የለውም። በልኩ ከሆነ ግን። ጥቅም አለው አመሰግናለሁ